አሳ ማለት ማንኛውንም በውሃ ውስጥ የሚኖር ባለ ጥንድ ስንጥና ብዙ ነጠላ ስንጦች ጀርባ አጥንት ያለው እንስሳ ነው። አብዛኛዎቹ የአሳ ዝርያዎች ደመ ቀዝቃዞች ሲሆኑ እንደ ውሃው መጠን ሙቀት የራሳቸው ሰውነት አስማምቶ የሚኖሩ ናቸው። ስለዚህ አሶች በውሃ ውስጥ የሚኖሩ ናቸው የሚበሉም የማይበሉም ሊኖሩ ይችላሉ። እንደ የአለማቱ ስለዚህ አሳ በውሃ ውስጥ የሚኖር እንስሳ ማለት ነው።